ወዴት ቦታ ተጉዘህ ታውቃለህ? ያው ጉዞ ሲባል ቦታ ለቦታ ክልል ክልል ሀገር ሀገር መሸጋገር ሲሆን። ስለዚህ እኔም ብዙ ቦታ ተጉ ካለው ለምሳሌ ከቤቴ ትምህርት ቤት ማለት የዩኒቨርሲቲ ተመሪ ስለሆንኩኝ ከቤተሰብ ወደ ዩኒቨርሲቲ ስጓዝ ሁል ጊዜ እጓዛለሁ ማለት ነው። ሌላኛው ደግሞ ክረምት ክረምት ወደ እረፍት ስሆን ወደ ተለያዩ ቦታዎች እጓዛለሁ ለምሳሌ። ከክልል ከተሞች ወደ ወደ ሀገረ ዋና ከተሞች ተጉዥ አውለሁ ማለት ከባህር ዳር አዲስ አበባ አብዛኛውን ጊዜ ክረምት ክረምት እረፍት ላይ እሄዳለሁ ወይም እጓዛለሁ ማለት ነው። ስለዚህ ብዙ ጊዜ ይሄ ረጅም ብዙ ስለሆነ አብዛኛው ጊዜ በፕሌን በመኪና ነውና የሚጓዘው። ይሄ ደግሞ ረጅም እና አድካሚ ጉዞ ነው ማለት ነው ለኔ በአብዛኛው ጊዜ ክረምት ክረምት የምጉዋዝበት በጣም አድካሚውና በጣም ረጅሙ ጉዞው ነው። ስለዚህ ሌላኛው ደግሞ ምጓዝበት ያው ከትምህርት ቤት ወደ ቤት መጓዝ ሲባል ይኸው ቦታ ቦታ ትንሽ ቢሆንም ጉዞ ሲባል የተለያዩ ጉዞ ሰው ልጅ ይጓዛልና ስለዚህ ከቦታ ቦታ እንንቀሳቀሳለን። ለምሳሌ ለእረፍት ለጉብኝት የተለያዩ ቤተሰቦች ጋር ቦታ ቦታ ትንቀሳቀሳለህ። ጉዞ ስናይ ደግሞ በሁለት በሶስት መልኩ ልናያው እንችላለን የእግር ጉዞ አለ። የመኪና ትራንስፖርት ጉዞ የአየር ላይ ጉዞ አለ የየብስ ላይ ጉዞ አለ የአየር ላይ ጉዞ አለ በእግር ጉዞ አለ። ስለዚህ የእግሩን ለየት የሚያደርገው ምንድነው? ወክ ሊሆን ይችላል። እረፍት አእምሮን ለማጽናናት የምትጓዘው ጉዞ ሊሆን ይችላል። ለስራ የምትጓዘው ጉዞ ሊሆን ይችላል። ስለዚህ ይሄ በጣም ረጅም ቦታ ሳይሆን አጭር ሆኖ በትንሽ ሰዓት የምንደርስበትን ነው በእግር አብዛኛው ጊዜ የምንጓዘው ረጃጅም ጉዞ ግን በመኪና ነው የምንጓዘው በመኪና ቀኑን ሙሉ ልንጓዝ እንችላለን። ረጅም ጉዞ ሁለት ቀን ሶስት ቀን ልንጓዝ እንችላለን። በአውሮፕላን ሲሆን ደግሞ ያው ረጅም ጉዞ በትንሽ ደቂቃዎች ያደርሰናል ማለት ነው ይሄ ደግሞ በጣም የሚመረጠው ተመራጭ ጉዞ ነው። ስለዚህ ስራ ወደ ቤት ልንጓዝ እንችላለን ወክ እያረግን ጓደኞቼ ጋር የተለያዩ ምግቦችን እየገዛን እየበላን እየተዝናናን ሙዚቃ እየሰማን ልንጓዝ እንችላለን ስለዚህ ይሄ ደግሞ በጣም አሪፍና አዝናኙ ጉዞ ነው ማለት ነው። ስለዚህ ጉዞ ወዴት ተጉዘህ ታውቃለህ? የሚለው ጥያቄ ያው ትምህርት ቤት ወደ ቤት ከስራ ወደ ቤት እና እረፍት የተለያዩ ሀገራት እጓዛለሁ ይሄ ደግሞ በጣም ብዙ ሁኔታን ፈጥሮልኛል ብዙ አሪፍ ነገሮችን አግኝቻለሁ ማለት ነው። ስለዚህ ይኸው ብዙ ቦታ ተጉዥ አውቃለሁ

የምትመኘው ስራ ምንድነው? የምመኘው ስራ በጣም አሪፍ ጥያቄ ነው። ብዙ አይነት የምመኛቸው ስራዎች አሉ። አሁን ተማሪ እያለው ማለት ገና ምንድነው ስራ የምትፈልግ ሲባል ምኞት ካልሽባቸው ስራዎች አሉ። ለምሳሌ አካውንቲንግ ስራ አካውንቲንግ ነክ የሆነ ስራዎች ደስ ይሉኛል። ምሳሌ ባንክ መግባት እና የተለያዩ ካምፓኒዎች ላይ መስራት ስለዚህ ደስ የሚል ስራ። ስመኘው ነበረ ስለዚህ ግቢ ገብቼ ግን ይሄን ስራ ማለት ይሄን ፊልድ አላገኘሁም ነበረ። ስለዚህ ሌላ ነው እየተማርኩ የነበረ ስለዚህ የዚህ ፍላጎት ስላለኝ ግን ይሄን ስራ በግሌ እየተማርኩ ነበር እና ይሄ ማለት የምመኘው ህፃንነት ጀምሬው ስራ ስለሆነ ይሄን ስራ ደግሞ በግሌ ለማግኘት በግሌ ኮሌጆች ላይ ገንዘብ እየከፈልኩ በመማር የዚህን ስራ ፍላጎት ስላለኝ ያ እየተማርኩ እገኛለሁ ማለት ነው። ስለዚህ ምንድነው የምመኘው ስራ ለምን ምክንያት ነው የምመኘው? ምክንያቱም ፋይናንሻል የሆኑ ዳታዎችን ለመስራት ማለት ነው። ለምሳሌ ሂሳብ ነክ የሆኑ ዳታዎች አሉ። ባላንስ ሽት የምንለው ፋይናንሻል ስቴትመንቶች አሉ እነሱ እነሱ መስራት ደስ ይለኛል ባንክ መስራት ደስ ይለኛል። ስለዚህ ይሄ ስራን ደግሞ የተለያዩ ለምሳሌ አፕወርኬ አይነቶች ላይ በጣም ስራ አለ ፍሪላንሰሮች ላይ በጣም በጣም በጣም ኦንላይን ስራ ላይ በጣም ተፈላጊ ነው። ስለዚህ ለዚህ ለዚህ ምክንያት በጣም የምመኘው እገኛለሁ ይሄን ደግሞ ቅርብ ቀን አሳካዋለሁ ብዬ አስባለሁ። ለምንድነው ይሄን ስራ የምንመኘው? አንዳንዱ ሰው የራሱ የሆነ የሚመኘው ስራ ወይም መሆን የሚፈልገው ስራ አለ ማለት ነው። በህፃንነት ጀምሮ ይዞ የሚመጣ ይሄ ደግሞ ግብ ብሎ ያስቀመጠው አለ አንድ ሰው የሆነ ትምህርት ሲማር የራሱ የሆነ ግብ አለው። መድረስ የሚፈልገው ስለዚህ ይሄ መድረስ የሚፈልገውን ስራ ደግሞ በትኩረት ካልተማረ ልክ እንደ እኔ ሊያጣ ይችላል ማለት ነው። እኔ ለምሳሌ ገና ዩኒቨርሲቲ ጀማሪ መርሃግብር እንደገባው ጀምሬ ስለዚህ በጣም ጠንክሬ አላጠናሁም ጠንክሬ አልሰራሁም። ስለዚህ ይሄ ደግሞ ዋጋ አስከፈለኝ እና በምፈልገው ስራ ዘርፍ እንዳልሰማራ እንቅፋት ሆኖኛል ማለት ነው። ስለዚህ እያንዳንዱ ሰው የራሱ የሆነ ግብ የያዘው ሰው ይኸው መነሻ ጀምሮ ማለት ነው መነሻ ላይ ጀምሮ ይሄን ግብ ለመድረስ በቃ ታሟሙቶ መስራት አለበት ሙቶ በቃ የዛ ስራ ላይ ሙቶ መገኘት አለበት። ስለዚህ ይሄ ከሆነ ግን ዋጋ ያስከፍለዋል ስራ ላይ በደንብ አይገባም ማለት ነው። ስለዚህ ዋጋ ከመክፈል በፊት መስራት አለበት ጠንክሮም ማለት አለበት ስለዚህ ይሄ ደግሞ በጣም አስፈላጊው እና አስፈላጊው ስራ ስለሆነ በጣም በቃ ከሚፈለገው በላይ ሆኖ መስራት አለበት ብዬ አስባለሁ። ስለዚህ ይኸው እንደኔ እንደኔ የምመኘው ስራ ይኸው ቅድም እንደ ለመግለጽ እንደሞከርኩኝ ይኸው አካውንቲንግ ነክ ስራ ነው የሚመቸኝ። ይሄን ደግሞ ግብ ለመድረስ በጣም እንግዲህ በፍላጎቴ አንፃር ያው በግቢ ላይ ባጣም ዩኒቨርሲቲው ላይ ባጣም በራሴ ብር ኮሌጆች ላይ ለማግኘት ጥረት እያደረኩ እየተማርኩ ነኝ። አሁን አራተኛ አመት ተማሪ ነኝ የመጨረሻ ላይ ደርሻለሁ። ስለዚህ ቅርብ ጊዜ የምመኘው ስራ ዘርፍ እሰማራለሁ ብዬ አስባለሁ ማለት ነው። ስለዚህ ያው የምመኘው ስራ ያው አካውንቲንግ ስራ ነው በጣም ደስ የሚል ጥያቄ ነው። በትንሹ እንዲ አብራርቸዋለሁ ማለት ነው።

ጠዋት ወይስ የማታ ሰው ነህ? ይሄ ጥያቄ ያው በጣም አሪፍ ጥያቄ ነው ጠዋት ወይስ ማታ ሰው ነህ ማለት ጠዋት ላይ ነው ምትሰራው ወይ ሚከናወነው ድርጊቶችን ጠዋት ወይ ማታ ነው ወይስ ጠዋት ቀድመህ ትተኛለህ ወይስ ማታ ነው አዳርህን ነው ምትሰራ ሚለውን ነው ለመጠየቅ እንደተሞከረው እኔ አብዛኛው የጧት ሰው ነኝ ምክንያቱም ጧት ጧት በተለያዩ ስራዎች ላይ ተሰማርቼ መስራት ምፈልግ ምክንያቱም ማታ ቢያንስ እስከ አምስት ሰዓት ብቆይ ነው ምክንያቱም ማታ ቆይቼ ነገ ጠዋት ምሰራቸው ስራዎች አሉ ሃምስት ሰዓት እቆይና ከዛ እተኛለሁ እረፍት አደርጋለሁ ግን ብዙ ብቆየው ቆየው ብል ነው አምስት ሰዓት ምቆይ አብዛኛው ጊዜ ሶስት ሰዓት አራት ሰዓት ላይ ነው ምተኛ ምክንያቱም ለነገ ጠዋት ብዙ ስራዎችን መከናወን አለ በጠዋት አእምሮ በጠዋት አእምሮ ደስ ሚል ስሜት በጠዋት ነው ስራ መስራት ምፈልግ ለምሳሌ ጠዋት አስራ አንድ ሰዓት ተነስቼ የተለያየ እምነት ቦታዎች እሄዳለሁ ማለት ነው እምነት ቦታዎች በመሄድ የተለያዩ እምነታዊ ነገሮችን አደርጋለሁ ከዛ በኋላ ደስ ብሎኝ መጥቼ የሰውነት እንቅስቃሴ አደርጋለሁ ሻወር እታጠባለሁ ከዛ በኋላ የተለያዩ ስራ ቦታ ቁርስ ከበላው በኋላ ስራ ቦታ ተሰማርቼ ደስ ብለኝ እሰራለሁ ማለት ነው ምክንያቱም ጠዋት ጠዋትም በንጹህ አእምሮ ስለምንሰራ የምንሰራው ስራ ሁላ በጣም ይከናወንልናል ማለት ነው ስለዚህ ይሄ የዚህ ጥያቄ መሰረት እኔ ጠዋት ነው አብዛኛው የጠዋት ሰው ነኝ ብየ ነው ማስብ ምክንያቱም ጠዋት ማድረግ ነው ብዙ ድርጊቶች ላይ ጠዋት መስራት ነው ምፈልግው ምክንያቱም ጠዋት ተኝተን ነው ያደርነው አእምሮ ንፁህና በጣም የማሰብ የሚችል አእምሮ ስለሆነ ጠዋት ጠዋት ላይ ብዙ ስራዎችን እሰራለሁ ማለት ነው ስለዚህ እኔ በዚህ ጥያቄ መሰረት የጠዋት ሰው ነኝ መልሴ የጠዋት ሰው ነው አዎ ነው የጠዋት ነው

እጅ መጨባበጥ ትወዳለህ አሪፍ ጥያቄ ነው? ያው ሰዎች ጋር ሰዎች ጋር ስትኖር የተለያዩ ሰላምታ አይነቶች አሉ። ስለዚህ የሰላምታ ደግሞ በጣም አስፈለጊ ነው ምክንያቱም እጅ መጨባበጥ ግዴታችን ነው። ስለዚህ እጅ መጨባበጥ እወዳለሁ ምክንያቱም በእጅ ስትጨባበጥ የተለያዩ ሰላምታ አይነቶችን ወይም ለዛ ሰላም ለምትለው ሰው አክብሮትህን እየገለጽን ነው ማለት ነው። ስለዚህ እጅ መጨባበጥ በጣም እወዳለሁ ሁል ጊዜ ዝቅ በማለት ለዛ ሰው ክብር ለመስጠት እጅ በመጨባበጥ ሰላም እላለሁ ማለት ነው። ስለዚህ ምን ምን ጥቅም አለው እጅ መጨባበጥ ለምንድነው የወደድከው በሚለው? ያው የተለያዩ ጓደኞቼ ጋር ዘመዶቼ ጋር ስራ አጋሮቼ ጋር ጥዋት ስገናኝ ወይ ማታ ስለያይ እጅ በመጨባበጥ ነው እማገኘው ጥቅም ምንድነው? ከዚህ እጅ በመጨባበጥ ሰዎች ጋር ተወዳጅነትን አትርፋለሁ። አክብሮትን ስነ ስርዓት እንዳለኝ ለማሳየት እና ዝቅ በማለት ሰዎች ጋር ግንኙነት ለመፍጠር ጥሩ የሆነ ግንኙነት እንዲኖረኝ ያደርጋል ማለት ነው። እኔ እጅ መጨባበጥ ሁሉም ሰው መልመድ ያለበት በጣም ጥሩ ነው። በጣም ሰዎች ጋር ያግባባናል ሰዎች ጋር እንድንኖር ያደርጋናል ሰዎች ጋር እንድንሰራ ያደርገናል። ስለዚህ ሁሉም ሰው ቢለምድና ሁሉም ሰው እጅ መጨባበጥ ሰላምታ ቢለዋወጥ ጥሩ ነው ብዬ አስባለሁ። ምክንያቱም እጅ በተጨባበጥን ቁጥር በጣም እየተግባባን በጣም እየተዋወቅን በጣም ለወደ ስራ የተከፋፋን ማለት እጅ በተጨባበጥን ሳላምታ በተለዋወጥን ቁጥር የሀሳብ ልውውጥም ይኖራል ማለት ነው። ነገ ነገ ይሄ ሰውዬ ሳላም ይልሃል ከዛ በኋላ የስራ እድሎች የተለያየ እድሎችን ይዞልህ ሊመጣ ይችላል ማለት ነው። ለምሳሌ ይሄን በትንሹ ምሳሌ ባስረዳ የጓደኛዬን ጓደኛ ሰላም ብዬ እጅ ተጨባብጨ ብሄድ ነገ ሰላም ይለኛል ማለት ነው። ይኸ ምን ተፈጠረ እየተገናኘን ግንኙነታችንን እያሰፋን ሄድን ማለት ነው። ይሄ ደግሞ የተለያየ የስራ እድል ይዞልን ይመጣል ማለት ነው። ምክንያቱም በተተው ሰው ባገኘህ ባወቅከው ቁጥር እየተገናኘ ግንኙነታችን እያስፋፋን ስለምንሄድ እንደዚሁ የስራ እድልም እየተሰፋፋ ይሄዳል ማለት ነው። ይሄ በኔ በኔ ብዙ ጊዜ ጠክሞኛል በጣም በጣም እምወደው በጣም ብዙ የተለያዩ ስራዎችን እንድንሰራ ያደርጉኛል የተለያዩ ጓደኛ እንዳፈራ አድርጎኛል። ስለዚህ በጣም ሁሉ ሰው ቢለምደውና በጣም ሊለምደው ይገባል ብዬ እማስበው ሰዎች ጋር ሲገናኝ በሰላምታ በመጨባበጥ ቢሆን በጣም ተመራጭ ነው። ምክንያቱም ይሄን ያልኩበት ምክንያት ቅድም እንዳልኩህ ጓደኝነት መረባችንን እያስፋፋን እንሄዳለን ማለት ነው። በጣም የጓደኛ ጓደኛ ጓደኛ ጓደኛ ላንተ የጓደኛ እየሄደ እየሆነ እየሆነ በሚሄድበት ሰዓት በተለይ አሁን ለምሳሌ አደጋ በሚፈጠርበት ጊዜ ይከላከልልሃል ማለት ነው ይሄ ሰው ከለላ ይሆንልሃል። ስለዚህ በጣም አሪፍና አሪፍ ጥያቄ ነው። በዚችው በትንሽ አብራራው እንጂ በጣም ሰፊ ብዙ የማውራት እምናወራበት ጥያቄ ነው። በጣም በቃ እኔ እወዳለሁ ስለዚህ እዚህ መልስ እሚሆነው እጅ መጫባበጥ በጣም እና በጣም እወዳለሁ ማለት ነው።

በፍህም መብሰል ታውቃለህ አሪፍ ጥያቄ ፍህም ማለት እንጨት ነዶ ከዛ ይወጣል ማለት ፍእም ማለት ለዛ ነው። በእኛ አካባቢ አንፃር ፍእም ያው ትርጉሙ እንጨት ነዶ በጣም የእንጨቱ የእሳት ማለት ነው ፈም የሚባለው። ስለዚህ በጣም ምርጥ ጥያቄ ነው ያው እወዳለሁ። ምክንያቱም እኛ ሀገር አንፃር ማደግ ላይ ያለን ሀገር አንፃር መብራት ሀይል አብዛኛው ጊዜ ከትንሽ ሰዎች ነው ያለው ማለት በጣም አልተስፋፋም የለም ለአንዳንዱ ሰው አልደረሰም ማለት ነው። ስለዚህ አብዛኛውን ጊዜ እኛ ሀገር በተለይ ኢትዮጵያን አንፃር ስናይ አብዛኛው ሰው በእንጨት ላይ ነው ስራው ወይም በከሰል የሚባል ነው የምናብስለው የምናደርገው። ስለዚህ ያው ቢኖረንም የመብራት ሀይል ቢኖረንም ቢኖርም ትንሽ ትንሽ ሽሮ አይነቶችን ለመሰራት ነው እንጂ ብዙ አይነት መብሰል አይሆነንም ማለት ነው። ስለዚህ በጣም እወዳለሁ አብዛኛው ጊዜ እንዲወስ ብዙ ነገሮችን የምንሰራ በፍም ነው በትንሽ ስራዎችን በፍም የምናደርጋቸው ስራዎችን አንስቼ ለመናገር እሞክራለሁ። ለምሳሌ በቆሎን እንተብሰለን በፍም በጣም አሪፍ ነው በጣም በቃ ለመብላት የሚያጎመጅ በቆሎ ነው ምንጠብሰበት በፍም ማለት ነው። ሌላኛው ደግሞ የተለያየ ድንችዎችን እንጠብሳለን። የተለያየ ምግቦችን እናበስልበታለን ለምሳሌ ሽሮ ሊሆን ይችላል አይነት እንጀራ መጋገር ውሃ ማፍለት ብዙ በቃ በእንጨት ላይ በፍም ላይ። ጥገኛው የሆነ ሰዎች ነን ምክንያቱም የመብራት ሀይል እንደነገርኩህ ቅድም አለ ግን ብዙም የሚባላል አይደለም ብዙም ወላሂ አንዳነዱ የደረሰ የሚባል አይደለም። ስለዚህ በጣም ምርጥ ጥያቄ ነው በጣም ደስ የሚል ጥያቄ ነው የጠየከን። ስለዚህ አሁን በቃ በጣም አሪፍ የሆነ ነው። ስለዚህ በጣም ነው ደስ የሚል በጣም ነው አሪፍ ጥያቄ ነው የጠየቀን። ስለዚህ አታም በቃ አሪፍ ነው። አዎ ሆኖ መልስ

በመታጠቢያ ውስጥ ትዘምራለህ በጣም አሪፍ ጥያቄ ነው ይሄ በጣም ማለት ነው ለምሳሌ መታጠቢያ ስንል ሻወር እየወሰድን ልብስ እየጠብን እግራችንን እየታጠብን ትዘምራለህ ወይ ይሄው አሪፍ ጥያቄ ነው? ምክንያቱም ሰው ልጅ የሆነ ስራ ሲሰራ በጎን ሌላ ሙዚቃዎችን ያዳምጣል ለስለስ ያሉ ሙዚቃዎችን የተለያየ ሃይማኖታዊ ዝማሬዎችን ይዘመረ በጣም በቃ ደስ የሚል ነው። ለምሳሌ የኔን ልምድ አንፃር ስናይ በብዙ ቀናት አሁን ለምሳሌ እሁድ ወይም ሰንበት በሚሆንበት ቀን ስታጠብ ወይም ሻወር ቤት ገብቼ መታጠቢያ ቤት ገላዬን እየታጠብኩኝ ሰንበት እሁድ ቅዳሜ ከሆነ የተለያዩ የሃይማኖታዊ ዝማሬዎችን እሰማለሁ እኔ አብሬ ጎን ለጎን እዘምራለሁ ማለት ነው። ለምሳሌ መዝሙር በመክፈት በጎን እኔ እየዘመርኩ እታጠባለው በጣም ደስ የሚል ነው በቃ በጣም በጣም ደስ የሚል ነው። በሌላው ቃን ወይም በአዘቦት ቀን በሚባለው ሰኞ እስከ አርብ ባለው ደግሞ ሙዚቃዎችን ለስለስ ያሉ ክላሲካሎችን ከፍቼ ሻወር መውሰድ በጣም ደስ የሚል የተለመደ በጣም የለመድኩት ነው በቃ ይሄን ሳላረግ በቃ መታጠብ አልችልም ማለት ነው። ይሄንም ያህል በቃ ሱስ እንዲይዝ በቃ አለ አይደል? ገላዬን እየታጠብኩ በጎን ለሰለስ ያሉ ሙዚቃዎችን ሳዳምጥ ነው ደስ የሚለኝ ምክንያቱም ቅዝቃዜ አብዛኛው ጊዜ ስለምንፈራ ይሄ ቅዝቃዜ ሳልፈራ በጣም እታጠባለሁ በጣም ረጅም ጊዜ ቆይቼ መታጠብ እችላለሁ ማለት ነው። ስለዚህ ይሄ ደግሞ በጣም ደስ ብሎኝ እንድታጠብ አእምሮዬ እንዲታደስ ያደርገኛል በጣም የለመድኩት በቃ ሁል ጊዜ የማደርገው ድርጊት ነውና በጣም ነው ደስ የሚል የተለያዩ ዝማሬዎችን መስማት ለስለስ የሆኑ ሙዚቃዎችን መስማት ከክላሲካል የሆኑ ሙዚቃዎችን መስማት መታጠቢያ ቤት ሆኜ በጣም ደስ ያልኩ ደስ የሚል ተግባር ነው። እለት እለት ማድረገው ተግባር ነው ስለዚህ

ይህ ስራ ጊዜ ገደብን ታስተካክላለህ ወይ? በጣም አሪፍ ጥያቄ ነው ሁሉም ሰው የሚያደርገው ነው ምክንያቱም ስራ ያለው ሁላ የሰራ ጊዜ ገደቡን መስተካከል አለበት ለዛ ስራ እቅድ መውጣት አለበት ጠዋት ምን ልስራ ከሰአት ምን ልስራ ምሳ ሰዓት ላይ ቡና እንኳን ሲጠጣ ምን ይስራ በቃ ሁሉ ሰው በፕላን ነው መንቀሳቀስ ያለበት ምክንያቱም አለ ጊዜ የስራ ገደብ አብዛኛው ሰው ውጤታማ አይሆንም ምክንያቱም ይሄን ይሄን ይሄን በአንድ ሰዓት ብዙ ስራዎችን ይየነካካ በጣም ጊዜ ላይ እንትን ያደርጋል ማለት ነው ጊዜውን ያጣል የስራ የሚሰራበት ስራውን ራሱ ያጣል ስለዚህ የኔ ስራ ጊዜ በጣም እያንዳንዱን ስራ እያንዳንዱን ጊዜ ከፋፍዬ ነው የጊዜ ገደብ አውጥቼ ነው የምንቀሳቀስ ለምሳሌ ቤተሰብ ጋር ማሳልፋት ጊዜ እንኳን እዛች እቅድ ውስጥ ያለች ናት ምክንያቱም አለቅድ በሄድንበት ቁጥር ሁላ እንትናችን እናጣለን ማለት ነው የምናደርገውን የስራችንን ውጤት አናይም ማለት ነው ስለዚህ የኔ ስራ ገደብ ለምሳሌ ብነግራችሁ በብዛኛው ጊዜ ቅድምም ለማጥቀስ እንደሞከርኩኝ ጠዋት ተነሳለሁ አራት ሰዓት ሶስት ሰዓት አራት ሰዓት ላይ እነሳለሁ ጠዋት እነሳለሁ ስለዚህ ስራ አስከምገባበት ድረስ ብዙ ስራዎችን አከናውኜ እሄዳለሁ ለራሴ ጤና ስል የተለያዩ የስፖርት እንቅስቃሴዎችን እሰራለሁ የተለያዩ የእምነት ቦታዎች ውጪ ለራሴ ጊዜዬን እሰጣለሁ ቤተሰብ ጋር እጫወታለሁ አሁን ከስራ መልስ ስራ ላይ ደግሞ እስከ ምሳ ሰዓት ይቺን ስራ ታጠንቅቄ በአግባቡ እሰራለሁ ማለት ነው ስለዚህ ከሰራው በኋላ ቡና ስጠጣ እንኳን ጓደኞቼ ጋር የተለያየ ስራ እቅዶችን እያወጣን ነው ምንጠጣ ምንዘጋጅ ከ ስድስት ሰዓት በኋላ ላለው ስራ እና ይሄ ደግሞ በጣም ጠቅሞኛል ምክንያቱም ጊዜ አግኝቼ ቤተሰቦቼ ጋር ጊዜ እንዳሳልፍ አድርጎኛል ለስራ ውጤታማነት አግዞኛል ጥሩ ጥሩ ጓደኛዬ ስራ አጋሮቼ ጋር ጥሩ የሆነ ግንኙነት እንዲህ እንዲኖር አድርጎኛል ስለዚህ እንዳንዱ ሰው መስተካከል ያለበት ዛሬውኑ ጀምሮ እኔንም ጨምሮ ማለት ነው ምክንያቱም እኔ ማረገውን ማረግ መቶ ፐርሰንት ትክክል ነኝ ማለት አይደለም ስለዚህ የስራ ጊዜ ገደባችንን መስተካከል ገደብ ስንል ለምሳሌ ስድስት ሰዓት ድረስ መስራት ያለብንን ሰባት ሰዓት ብንሰራ እስከ ሰባት ሰዓት ብንሰራ የጊዜ ገደብ የሚለውን ጥያቄ ውስጥ እንዲገባ እናድርገዋለን ማለት ነው ስለዚህ የጊዜ ገደብ ከስራ ዝም ብሎ ከመስራት ይልቅ መጀመሪያ ስራ ከመጀመራችን በፊት የሰራ ጊዜ ገደብን ማስተካከል ለሰው ልጅ ወሳኙ ወሳኙ ወሳኙ አሪፉ ዋናው ከስራ በላይ የስራን ጊዜ ገደባችንን ማስተካከል መሰረታዊ ነገር ነው ስለዚህ ሁሉም ሰው የጊዜ ገደብ እንዲኖር ይፈለጋል በጣም አስፈላጊ ነው እኔ በጊዜ የስራ ጊዜ ገደብ አስተካክዬ ነው እምንቀሳቀስ በጣም አሪፍ ጥያቄ ነው በጣም አመሰግናለሁ እንዲህ አይነት ጥያቄ ስለተጠየቅኩኝ

አቧራ ችግር ይፈጥርብሃል አሪፍ ጥያቄ ነው? አዎ አቧራ በጣም ብዙ ችግር ይፈጥራል በአቧራ የተለያዩ በሽታዎች እንድንያዝ ያደርገናል። ስለዚህ አቧራ ያው በማደግ ላይ ያለን ሀገራት ላይ በተለይ የተለያዩ መንገዶች አስፋልት መንገድ ስላልሆኑ ብዙ አቧራዎች አሉ አቧራ መንገድ አለ ስለዚህ አቧራ ምን ምን ጉዳት እንደሚያስከትል እኔ እንደተመለከትኩት እንዳየሁት እንዳስተዋወልኩት ትንሽ እናገራለሁ ማለት ነው። ለምሳሌ ከኛ ሀገር አንፃር ነጭ ጫማ ለብሰን መዋል አንችልም። ምክንያቱም አዋራ ስላለ በአንዴው ነው አበላሽቶ የሚጥልብን ስለዚህ ይሄ በጣም ችግር እየፈጠረ ያለው። ለምሳሌ ስራ ለመግባት የተለያዩ ነጭ ጫማዎችን ነጭ ልብሶችን ለብሰን በምንሄድበት ሰዓት አቧራ ለብሰን ነው የምንውለው ወደ ሌላ አካላት አመታ ሌላ አካልም ይዞ ነው የሚመጣው ይሄ በጣም ጉዳት አለው። ስለዚህ በጣም አንዱ በትንሹ በትንሹ ጉዳት ነው ሌላኛው ደግሞ አፍንጫችንን በአፋችን በመግባት በተለያዩ በሽታ እያጋለጠን ይገኛል ለምሳሌ ጉንፋን በየጊዜው ይዘናል። ስለዚህ ይሄ በምን የመጣነው አቧራ በአፍንጫችን በሚገባበት ሰዓት የተለያዩ ቫይረሶችን ይዞ ይገባል ማለት ነው። ይሄ ደግሞ በጣም እየጎዳን ነው እያስቸገረን ይገኛል። ሌላኛው ደግሞ አቧራ በጣም በጣም ስራ በምንሰራበት ጊዜ ኮምፒውተራችን ላይ የተለያዩ ስራ መስኮችን እየረበሸ እንገኛለን ኮምፒውተር በሚገባበት ጊዜ ኮምፒውተሩ ረጅም እድሜ እንዳያገለግል ያደርግና እያበላሸብን ይገኛል። ስለዚህ መከላከያ ዘዴዎችም እንጠቀማለት ለምሳሌ ቢሮአችን ላይ የተለያዩ መጋረጃዎች መገረጃውን በመጋረድ አዋራ እንዳይገባ እየተከላከልን እንገኛለን። ስለዚህ ሌላውን መፍትሄ እስከምናገኝ ድረስ በዚህ በዚህ በመከላከያ ዘዴዎች የተጠቀምን እንገኛለን እንገኛለን። ስለዚህ ለኔ አንፃር በኔ አንፃር በትንሹ ያው በሁለቱ ነገሮች በተለይ ብንይ አሁን ለምሳሌ የተለያዩ በጉንፋን እንድንያዝ ያደርገናል። ጫማችን እንዲቆሽሽ ቶል ቶሎ እንዲቆሽሽ ያደርጋል ልብሳችን በአይን በሚገባበት ጊዜ በተለይ የአይን ችግር እንዲያመጣ ያደርጋል ስለዚህ ይሄ ችግር አለና በጣም አስቸግሮናል ብዬ ነው የማስበው